የመጠጥ ውሃን ከየት ታገኛለህ የሚል ጥያቄ ነው እንግዲህ የመጠጥ ውሃን ስንመለከት በሚገባ ጥማችንን የሚቆርጠው ወይም ደግሞ ጥማችንን በደንብ የሚያረካን ነገር ነው ፋሲተማን እንግዲህ በሚገባ የምንጠጣው ማለት ነው እንግዲህ በሀገራችን የተለያዩ ቦታዎች አሉ ዘይትራሮች የተለያዩ ከመንጆች የተለያዩ ከተለያዩ የውሃ ፍስስ ሂደቶች በሚገባ ከምንጮች የተጠለፈው የሚመጣ ትልቅ የሆነ የውሃ ክምችት አለን በሀገራችን እና ትልቅ የሆነ ውሃ የመቃበት እየት አለና እንግዲህ ከዚህ ጋር ሲያይዘው በጣም ጥሩ በሚባል ሁኔታ ውሃው የሚመጣበት ወይም ደግሞ በሚገባ ጣም ብዙ ኪሎሜትሮችን አቋርጦ ወደኛ የሚመጣበት ሂደት አለና ደግሞ ውሃው ቢያችስተውም አንዴ ኖሮ ማለት እኔ ደግሞ ዛሬ የመጣ ማለት በቃ ያን ያህል የሚጠፋበት ቀን የለም እና እንደ አጠቃላይ ደግሞ ትልቅ የሆነ የ የውሃ ችግር የለም ማለት ነው ባለንበት ሁኔታ እና በሚገባ እንግዲህ የም የመጠጥ ውሃ ከየት ነው የምትጠቀመው? የሚለው በሚገባ የምትጠቀመው ከዛው ከራሴ ጋር ያለውበት ግቢ ጋር እዛው አለ ማለት ነው። ውሃው ተገጥሞ መጥቶና ብዙ የሚገባ ውሃው ተገጥሞ የሚመጣበት ሂደት አለ እና ያ ጊዜ ደግሞ የአንዳንዱ ጊዜያት በሚገባ ውሃው ሲመጣ ወይ ደግሞ ተቆፈር መቆፈር ሲጀመር ሰው በሚገባ በዛም ብዙ በሞቶ የሚቆጠር ኪሎሜትር አቋርጦ ሲመጣ ትልቅ የሆነ ሰው የርብርብ አይነት ያከናውናል። እና በዛ በዛ እንግዲህ በሚገባው ውሃው እኛ ጋር ደርሶ ወይም ገባ ፈሶ በጣም ደስ በሚል ሁኔታ በየቀኑ እየተጠቀምን እየተጠቀምን እንገኛለን። እና ምንም አይነት የውሃ መቆራረጥ ነገር እያየን አይደለምና በጣም ደስ የሚል ነው። እና አንደ አጠቃላይ ትልቅ የሆነ ደረጃ ላይ መመልከት ንችላለን። የውሃውን የውሃ የምንጠጣውን ወይም ደግሞ የውሃ መጠጥ ለሚገባ የምንጠጣውና የምንሰራበት እንዲህ ደግሞ የተለያየ ነገር ይሆናል እናደርግበት በአንድ አይነት የቦንቧ ውሃ ነው ማለት ነውና የባንባ ውሃ እንግዲህ ያው በሚገባ ንጹህ ፍሮኔር ይጨመርበታል እና እሱ ያው የተለያዩ ነገር ቢኖረው እንኳን ጥቅም ውጪ የሚያደርግ አይችልም ነገር ይኖራል እና የሚገባ ደህንነት ጠብቀህ ነው ማለት ነው እያንዳንዱን ነገር ስናየው ጥሩ የሚባል ስራ የተሰራበት ሁኔታ አለና አጠቃላይ ትልቅ የሆነ ሀሳብ ነው ይሄ የተገላገልነው ማለት ነው እንደ አጠቃላይ እና እንግዲህ ያው ውሃን ስንመለከት እንግዲህ ለሰው ልጆች በሚገባ ወሳኝና መሰረታዊ ከሚባል ነገሮች አንዱ የመጀመሪያው ነው ማለት ነው ምክንያቱም ለምሳሌ ውሃ ጠምቶ ብቅ ሆነን ውሃ ወዳለ ቦታ ስንሄድ ምን አይነት ስሜት እንደሚኖረው በደንብ መረዳት እንችላለን ማለት ነው ምክንያቱም ውሃ እንደው በምድር ላይ ሊኖር የሚችል የማይመስለን ከሚጠማጥማ ጥማት አንፃር ከስሜቷ አንፃር እና ትልቅ የሆነ ረበሽ የሚያደርግ ስሜት ይኖረዋል ውሃ ሲጠማን እና እንደዛው ደግሞ ስንጠጣም በደስታ በደስታ የምንረካበት ሂደት አለና ያ ደግሞ ትልቅ የሆነ እፎይታ የሚሰጠን ነው ማለት ነው እንዳጠቃላይ እሱ ስንመለከትና ከዚህ በመቀጠል እንግዲህ ብዙ ነገሮችን ማየት እንችላለን በውሃ እንግዲህ ውሃን ስንመለከት ለምሳሌ የጓሮ አትክልቶች አሉ የጓሮ ትክልቶች በሚገባ የማልማት ሀላፊነት ይኖርብናል እና እንደዚህ ደግሞ ጥሩ የሆኑ የምርት ውጤቶች ይኖራሉ ማለት ነው እና እና እንደ አጠቃላይ ትልቅ የኛን እያንዳንዱ የውሃ ጥቅም እንግዲህ በጣም በጣም ተነግሮ የማያርቅ ጥቅም ነው ማለት ነው ለምሳሌ የተለያዩ እጽዋቶች ይቺ እጽዋት ትናንሽ እጽዋቶች እንዲያድጉ ውሃ እንጠቀም እንችላለን እኛ እያንዳንዱ ሰዓት ላይ እኛ ሊጠማ ስለሚችል ውሃ ታወጣለህ እና ውሃ በጣም ወሳኝ ወሳኝ የሚባል ህይወታችን መሰረት ነው ብዬ ነው የማስበው እና እንደ አጠቃላይ ትልቅ የሆነ የውሃ ክምችት በሀገራችንም በሚገባ አለ በዚህም ምክንያት ያን ያህል ውሃ ችግር ያለበት ቦታ የለም አልፎ አልፎ በረሃ የሆነበት ቦታ ነውና እሱም በተራ ወደተለያየ ቴክኖሎጂ የተቀየረ ነውና እንግዲህ እንደ አጠቃላይ የውሃ ጥቅም ዘርዝረን ባይንጨርሰውም በሚገባ ለማየት ሞክሬያለሁ ማለት ነው እያንዳንዱ የውሃ ቦታዎች በሚገባ አሪፍ የሚሆኑበት ሂደት ይኖራል በየጊዜው እና እንግዲህ አሪፍ ይመስለኛል

እሺ ብዙ ትነሳለህ ለማለት ይመስለኛል ትንሽ ከበድ ይላል። ለማንበብ አይመችም እና ትንሽ። እና እንግዲህ ያው ብዙ ትነሳለህ ለማለት ይመስለኛል እና እንግዲህ ያው ከእንቅልፌ በሚገባ ሰዓቱ እነሳለሁ ለማንኛውም ማንኛውንም ስራ ለመስራት እንዲሁም ደግሞ በሚገባ ነው። በፍጥነት ተነስቼ የምንቀሳቀሰው እና ይሄንን እንግዲህ የማደርገው ትልቅ የሆነ ደስታን ስለሚሰማኝ ነው ማለት ነው። በሚገባ ጥሩ የሆነ ስሜት እንዲኖረው ማረግ ነው። ደግሞ የምፈልገው እና እንግዲህ በሚገባ በሰአቱ ተነስቼ የተለያዩ ነገሮችን አደርጋለሁ። በሚገባ ስራለው በሚገባ የስራ ሂደቴን በሚገባ ገመግማለሁ እና ብዙ መንገድ በብዙ መንገድ መረዳት እና ማወቅ ማየት ይቻላል ማለት ነው። እና አጠቃላይ እና ትልቅ የሆነ ያው የገበያ ማዕከል ነው እና ከዚህ ጋር ተያይዞ መጥፎም ነገሮች ቢኖሩም በሚገባ እንግዲህ ብዙ ጊዜ በፍጥነት እነሳለሁ ማለት ነው። እንደ አጠቃላይ ስናየው የመነሳትን ጉዳይ አንደኛ ቂጦስ በጊዜ መተኛት ይኖርብናል ማለት ነው። እንግዲህ በጊዜ ስንተኛ ጠዋታችን በሚገባ በንቃት የምንነሳበት ሂደት ይኖራል ማለት ነው። እና ትልቅ የሆነ ጥቅም የምናገኝበት ነው ብዬ አስባለሁ። እንደ አጠቃላይ እና ትልቅ የሆነ የ የ የእንቅልፍን ጊዜ በሚገባ በሰአቱ ተጠቅመን ከዛም ወደ ራሳችን ጊዜ በሚገባ መነሳት ይኖርብናል ብዬ አስባለሁ። በሰአቱ እና እና በሚገባ እንግዲህ ብዙ ጊዜ በሰአቱ እነሳለሁ ማለት ነው። እንደ አጠቃላይ ስመለከተው እና ጥሩ የሆነ የእንቅስቃሴ ሂደትን የማደርግበት ሂደት አለና። ትልቅ እንግዲህ የሚባለው እንቅስቃሴ ዋናኛው እንግዲህ እዚሁ የስራ ሂደት ወይም ደግሞ የ የ የሙያ ሂደት እና ጥሩ የሆነ እንቅስቃሴን አደርጋለሁ። እና እንዲሁ ደግሞ ጥሩ የሆነ የሙያን የሙያን ክህሎት አዳብራለሁ እና ትላልቅ ስራዎችንም በሚገባ የምሰራበት ሂደት አለና። ከዚህ ጋር ተያይዞ ነው እንግዲህ ትልቅ የሆነ እንቅስቃሴ የማደርግበት ማለት ነው። እንደ አጠቃላይ እንግዲህ ስንመለከተው ትልቅ የሆነ የ ደስ የሚል የማይከፋ የሚያስደስት በጣም ጥሩ የሆነ የአለባበስ ሂደት ይኖራል እና ከዚህከእዚህ ጋር ተያይዞ ትልቅ የሆነ ነገር ሊኖረን ይገባን ማለት ነው። እንደ አጠቃላይ ምለብሰው ልብስ ጥሩ በሚገባ በሆነ ቁጥር እኛም ዘና ብለን የምንወጣ ብዬ አስባለሁና እንደ አጠቃላይ ትልቅ የሆነ የእንቅስቃሴ የምናደርግበት ሂደት ነው ማለት ነው። ብዙ ነገሮችን በሚገባ ከተረዳን ወይም ደግሞ ካወቅን የተሻለ ነገር ነው በሚገባ መፍጠር እንችላለን። ይሄን ይሄንን አማራ እንግዲህ አንዳንዱ ነገር እንቅልፋችሁ ሰአቱና ነገር ገበያ ላይ መዋላው እንደውም መመለስ አለው እና ይሄ የሚገባ አስቸጋሪ የሚባልበት ጊዜ ነው ወይ ተለያይ አስቸጋሪ የሚባልበት ወይ የሚባልበት ነገር ነው? ይሄን አይነት መሃል ድልድይ እና ደግሞ ትልቅ የሆነ የስራ ሂደቱን አክብሮ ያለመስራት ተለያዩ ዋጋዎችን የተለያዩ አወጣ አላወጣ አሁኖችን የሚያስከፍሉበት ሂደት አለ። እና በሚገባ እንደዚህ ያሉ ነገሮችን በሚገባ ይገባል። ማለት እኔ እንደተረዳሁት ትልቅ የየአየር መለዋወጥ ሲፈጠር ወይም ደግሞ ትክክለኛ መንገድ የአየር መቀየር ሲፈጠር እንግዲህ ሁሉ ነገር የሚቀየርበት ሂደት ይኖራል። እና ለምሳሌ ቅዝቃዜው ቡርዱ እንዲሁም ደግሞ የተለያዩ የ የአየሩ ሁኔታ ማለት እንዲሁ ደግሞ የተሻለ የአየሩ ያየርኩ በጣም ምርጥ መሆን ለዚሁ ጥቅም የሚሰጥበት ሂደት አለና። እያንዳንዱን በርከን ተያይዞ ነው የመጣውና ትልቅ የሆነ ያው የጥቅም ሂደት ያው የሚሄድበት ይመስለኛል። እና እያንዳንዱ የስራ ሂደት በተመለከተ ጥሩ ስራዎችን መስራት ጥሩ ነገሮችን መስራት በተሻለ ሁኔታ ውጤት ያበቃናል ብዬ አሰባለሁ። እና እንደ አጠቃላይ ጥሩ የሚባል የእንቅስቃሴ ሂደትን ማድረግ የተሻለ የሆነ የሙያዊ ዘርፍ ላይ የምንሰማራበት ሂደት ይኖራል ብዬ አስባለሁ። እና በብዙ መንገድ ያን ነገሮችን መመልከት እንችላለን ያው ከብዙ በጥቂቱ እንመልከት ብዬ ነውና ይሄን ይመስላል እንግዲህ አጠቃላይ

ከአለቃህ ጋር ግንኙነትህ እንዴት ነው የሚል ጥያቄ ነው? እንግዲህ ከአለቃዬ ጋር በጣም ጥሩ ግንኙነት አለኝ። ይሄ በጣም የምንግባባበት ሂደት አለ በጣም ከእሱ በላይ ሆኜ መታየት አልፈልግም። ብዙ ነገሮችን ባቅም ከእሱ በታይ በደንብ ሆኜ መረዳት እፈልጋለሁ። እንዲሁ ደግሞ አንዳንዴ በጣም አስትንሽ ከበድ የሚሉ ነገር በቀላል ነገር ሲፈቱ ልክ እሱ ነገሩን እንዳመጣው ሀሳቡን እንዳመጣው አስመስዬ በተሻለ መንገድ የስራ እንዲሰራ የማድረግበት ሂደት አለና ከዚህ ጋር ተያይዞ እንግዲህ ሚገባ ጋጥሮ የሆነ ግንኙነት አደርጋለሁ ማለት ነው። አለቃዬ እንግዲህ በጣም ጎበዝ ታታሪ አምበሳ የሆነ ሰው ነው። ከእሱ ጋር እንግዲህ የተለያየ ነገሮችን የምንሰራበት ሂደት አለ እንግዲህ እሱም ያው እንደሙያው እንደሙያው ወይም ደግሞ እንደ ሞያው ክህሎቱ በጣም ትልቅ የሆነ ጥበብ ያለው ሰውዬን ሰው ነውና። ያ ሰው ደግሞ በደንብ አብረን የመስራት ጥበቡን አብረን እንድንላበስ ለመለገብ ቢገባ እኔ ተረድቼው ወይም ደግሞ ሀሳቡን ነገር በጣም ደረድቼ በሚገባ ብያለሁ ያው እያልኩ ማለት ነው። እና አጠቃላይ ትልቅ የሆነ የ የጓደኛ ወይም ደግሞ የስራ ቦታ ላይ ከተለያዩ ሰዎች ጋር የምንገናኝበት ሂደት አለ። እንዲሁም ደግሞ ከአለቃችን ጋርም የምንገናኝበት ሂደት አለና የተለያዩ ምክክሮችን ለማድረግ እንግዲህ ከአለቃዬ ጋር የተለያዩ ነገሮችን ስናደርግ በሚገባ እሱም ልክ እንደ አለቃ ሆኖ ሳይሆን ልክ እንደ ራሱ በጣም ዘና ፈታ ብሎ መጥቶ አብረን ቁጭ ብለን እየተዝናናን የምናወራበት ሂደት አለና። የተለያዩ ስተቶችሲ ኖሮ እንደዚህ እንደዚህ እንደዚህ የምንባባልበት ከዛ በኋላ ይሄን ብናደርገው ወዲህ ብንለው በዛ ብንቆርጠው ወደዚህ ብንመልሰው እንዴት ምን ብናደርግ ይሻላል የሚለውን በሚገባ የምንግባባና አብረን የምንሰራበት ሂደት አለና። ከዚህ ጋርም ተያይዞ ትልቅ የሆነ እንግዲህ እንቅስቃሴን የምናደርግበት ሂደት አለና እንግዲህ ከአለቃ ጋር የሚኖረውን ግንኙነት እኔ እንደምረዳው የሚገባ እውነተኛ ግንኙነት ብቻ ይሁን ማለት ነው። ያው እውነተኛ ሰው መሆን አለበት ለማለት ያህል ነው። ለምሳሌ ስንመለከት ትልቅ የሆነ ነገር ስናይ አሁን ባለንበት ሁኔታ ላይ ወይም ደግሞ አሁን ባለንበት የስራ እንቅስቃሴ ላይ በተለያየ ሁኔታ በተለያየ መንገድ እንቅስቃሴ የምናደርግበት ወይም ደግሞ በደንብ ያልተረዳንበትን ነገር በደንብ ለማወቅ የምንጓጓበት ጊዜ ነውና እንዲሁ ደግሞ የተለያዩ ያልታሰቡም ወይም ደግሞ በሚገባ እቅድ ላይ ያሎጡም ነገሮችን በአጋጣሚ የሚከናወኑበት ሂደትም ይኖራልና እንግዲህ በብዙ መንገድ መመልከት እንችላለን ማለት ነው። እና እንግዲህ ከአለቃ ጋር ያለኝ ግንኙነት በጣም ደስ የሚል ግንኙነት ነው። እንደ ወንድም ነው የምተያየው እና በሚገባ እንዲህ ብታደርገው ወዲህ ብታደርገው እየተባባልን በጣም ጥሩ ጊዜ አብረን የምናሳልፍ ያሳለፍንበት ጊዜ ነበርና በጣም ደሳስ የሚሉ ጊዜያቶች አልፈዋል። በሚገባ እንግዲህ የአሰራር ሂደታችን ትልቅ የሆነ ይመስለኛል። እና አሁን ደግሞ በሚገባ የምንመለከተው ነገር ቢኖር ምንድነው? የመጀመሪያው ነገር እንግዲህ በጣም ክህሎታችንን ልናዳብርበት የምንችልበትን መንገድ ምን አይነት መንገድ ነው የሚለውን ያው ከተለያዩ ባለሙያዎች ጋር የሚገኝ እውቀት ነውና። እንደዚሁም ደግሞ እንደዚሁ ያገኘሁት እውቀት ነውና። እንግዲህ ሙያችንን ልናሳድግ በተለያየ መንገድ እንችላለን ብዬ አስባለሁ። እንግዲህ በጥሩ መንገድ በጥሩ አስተሳሰብ በጥሩ ህሊና ጥሩ የሆነ ከሰዎች ጋር ያለንን ግንኙነት በሚገባ ከቀጠልን ትልቅ የሆነ የመግባቢያ ወይም ደግሞ የምንግባባበት ሂደት ይኖራል ከሰዎች ጋር ማለት ነው። እንደ አጠቃላይ ትልቅ የሆነ እንቅስቃሴ ስናደርግ በደንብ መረዳትና ማወቅ ይኖርብናል ማለት ነው። እና አጠቃላይ ይሄን ይመስላል ማለት ነው። ጥሩ የሚሆንበት ወይም ደግሞ የስራ ሂደት በሚገባ የሚካሄድበት ቦታ እንግዲህ ተለያየ አጋጣሚ እንከን ይኖረዋል ወይም ደግሞ አንከን ያጋጥመዋልና ምክንያቱም ደግሞ እውቀቱ በደንብ እውቀቱ በደንብ የተለያየ የእንቅስቃሴ ሂደትን በምናደርግበት ጊዜ ትልቅ የሆነ የእውቀት እንቅስቃሴ የሚኖርበት ሂደት አለ። ከአየር ንብረቱ ጋርም ተያይዞ ይሄን ይሄን እንግዲህ መመልከት እንችላለን ማለት ነው። እና እንደ አጠቃላይ እንግዲህ ይሄን ይመስላል ማለት ነው። እንግዲህ

እሺ የምታውቀው አንድ ምሳሌ ንገረኝ የሚል ጥያቄ ነው በጣም ደስ ይለኛል። እንግዲህ አንድ ምሳሌ እንግዲህ ያው በሀገራችን በተለያዩ የተለያየ አይነት የምሳሌያዊ አነጋገር አለና በሚገባ የሰዎች ብዙ አይነት ንግግርን የሚያደርጉልን ነገር አለ እንደውም ትላልቅ አባቶች ብዙ ጊዜ ስንመለከት በቀላሉ ከሚናገሩት ንግግር እኛ የምወስደው ነው የምወስደው ወይንም ከቦታ ቦታ ይዘን ልንሄድ ካሰብን በሚገባ ጠለቅ ያለ ንግግር የሚያደርጉበት። የንግግር አይነት አለና እንግዲህ አዎ የምታስታውሰው እንደተባለ ወይም ደግሞ የሚናገሩት ንግግር ምንድነው? ግዴታ ቀጥታ እኛ ንግግር አይናገሩም የተለያዩ ቅኔዎችን የተለያዩ እንደዚህ አይነት የምሳሌ አነጋገሮችን ይናገራሉ። እና በብዙ መንገድ ትላልቅ አባቶች የሚያሳዩን የእውቀት ደረጃ በጣም ደስ የሚል ደረጃ ነው ብዬ አስባለሁ። እና እንግዲህ በሚገባ የትኛውንም ስራ የምሰራበት ሂደት እንደ አጠቃላይ የምንጥለው አሁን የእያንዳንዱ የሆነ የስራ ሂደት ይፈልጋሉና በጣም ጥሩ የሆነ የእንቅስቃሴ አይነት መጠን እና ስሎታንም በሚገባ መዳሰስ እንችላለን ማለት ነው። እንግዲህ የምታውቀው አንድ ምሳሌ ንግግር የሚለው ጥያቄ እንግዲህ ብዙ ምሳሌ ንግግር ቢኖርም ያው የተወሰኑትን ወይም ደግሞ አንዷን ለመናገር እሞክራለሁ። እና እንግዲህ ይሄንን ስናይ በጣም የሚገርም የተለያዩ በሀገራችን ይሄ የሚገኙ የንግግር አይነቶችም ደግሞ የምሳሌያዊ ንግግር አይነቶች አሉና እንግዲህ ስንመለከት የቸኮለች አፍሳ ለቀመች የሚል ንግግር አለ። እንግዲህ የቸኮለች አፍሳ ለቀመች የሚለውን ተንተን አርግተን ስናየው እንግዲህ የቸኮለች አፍሳ ለቀመች ማለት ያው በጣም እሷ ቸኩላለች በጣም ልትሄድ ቸኩላለች ወደ ተለያየ ቦታ እና ከዛ በኋላ ላይ ደግሞ እሷ እዛ ቦታ ለመሄድ ለምሳሌ የተለያዩ ነገሮችን ስታስቀምጥ አሪፍ የሆነው ለምሳሌ የተለያዩ ለባቡ ሊሰጡ የሆነውን ፀሀይ ላይ የተሰጡን ነገር ሊሆን ይችላሉ እና ጥራጥሬን ሊኖሩ ይችላሉ እና ያንን በፍጥነት ተንደርድራ ሰበስቤ ሄድኩ ስትል ያ ነገር የቸኮለች አፍሳ ለቀመች የሚለው ይደፋባታል ማለት ነው። እና በዚህ መንገድ እንግዲህ ይሄ ትልቅ የሆነ ትምህርት አለው ብዬ አስባለሁ። እንግዲህ የቸኮረች አፍሳ ለቀመች የሚለው እንግዲህ ለየትኛው ነገር ረጋ ማለት ይኖርብናል የሚለውን አስተሳሰብ ይሰጥናል ማለት ነው። ምክንያቱም ረጋ ካልን ብዙ ነገሮችን ማወቅ መረዳት መገምገም እንችላለን ማለት ነው። ምክንያቱም የምንሰራውን ስራ ሆነ የትኛውንም የምንሰራውን ስራ ትልቅ የሆነ የቫልዩ ነገር ሰጥተህ ብትሄድ ወይም ደግሞ እደዚህ ቢደረግ በጣም ጥሩ ነው ብዬ አስባለሁ። ይሄን ይሄን ማስላል እንግዲህ እንደ አጠቃላይ በመግባ ለመግለጽ ሞክሬያለሁ ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ይሄ ደግሞ አንድ ደስ የሚለኝ አለ እና እንግዲህ የሚቀጥለውን ስናገር ምንድነው? ሲሮጡ የታጠቁ ሲሮጡ ይፈታል የሚልም አንድ ምሳሌ ንግግር አለና እንዲህ ሲሮጥ የታጠቁት ማለት ለምሳሌ ወደሆነው ቦታ በጣም እየሮጠ ከሆነ ቆመን ቀስ ብለን ቀበታውዬን ሰቅሰቅ አድርግተነ ሳናሲዝ ቀስ ብለን ተወት አድርግተን እየሮጥን ቆይ እረ ቶሎ ቶሎ ቶሎ ሊድ ቶሎ ሊድ አረ በለው ሰዓቱ ረፈደ። አይደል እንዴ እያልን ተጣድፈን እየሮጥ ሮጥ ሮጥ ሮጥ ሮጥ ሮጥ ሮጥ እያለን ሸበክ ሸበክ እያደረግን ወይም ደግሞ እንዲሁ አሰር እናደርጋለን ወገባችንን እና በቀበተው እና ከዛ በኋላ ብቻ እንትን እኛ የምናየው መፍጠናችንን ነው። እና በጊዜ ሂደት እዛ ሮጠን ሮጠን እዛ ቦታ ላይ ደርሰን። ወይም ደግሞ ከዛ ሲቀጥል ለምሳሌ የተለያየው ለምሳሌ ጦርነቱ ያኔ ቢሆን ልክ እኛ እየበረርን ስንሄድ እየሮጥን ስለሆነ እንትን ያልነው በተወሰነ መንገድ ስንሄድ ወዲያው ቀበቶ የመፍታት ባህሪ አለው ያን ጊዜ አይደለም ቀበቶ ማስተካከል ይቅርና ቆም ለማለት ራሱ ጊዜ አይሰጥም። የዛ ቦታ ላይ እና ይሄ አሁን ትልቅ ትምህርት ነው ብዬ አስባለሁ። የትኛውንም ነገር ስናደርግ እንዲሁ ለብ ለብ አርግተን ከማለፍ ይልቅ በስነስርዓት አንዴ ሰርተን ሁለት ሶስተኛ እንዳያመላልሰን ማድረግ አለብን ማለት ነው። እና ከዚህ ከዚህ ጋር ተያይዞ ትልቅ ትምህርት ይኖረዋል ብዬ አስባለሁ። ይሄን ይመስላል

ማታ ከስራ በኋላ ምን ታደርጋለህ የሚል ጥያቄ ነው? አሪፍ የሆነ ጥያቄ ነው። ማታ ከስራ በኋላ እንግዲህ አንደኛ ዘና እላለው ወዲህና ውድ እየተንቀሳቀሱ ምዝናናበት ሂደት አለ። ሁለተኛ ደግሞ ወክ የማደርግበት የሚሄድበት የተለያዩ መንገዶች አሉና ማለት ነው። ቀስ እያልኩ ብቻዬን እየተራመድኩ የሚሄድበት አለ እንዲሁ ደግሞ ከጓደኞቼ ጋር በደንብ አብረን የምንቀሳቀስበት ሂደት አለ። ማታ ላይ እና ጥሩ የሆነ ጊዜ ወይም እናሳልፍበት ሂደት አለና። እና ከዚህም እንግዲህ በመቀጠል እንግዲህ ማታ የማደርገው እንግዲህ ከቤቴ ገብቼ አረፍ የምልበት ሂደት አለ። ለተወሰነች ደቂቃ እና ከዛ አረፍ ካልኩ በኋላ ደግሞ በሚገባ ምግቤን አበስላለሁ ማለት ነው። ደንብ በደንብ መስራት እጀምራለሁ። እና አሪፍ አድርግቼ ምግቤን ከሰራሁ በኋላ እንግዲህ ጥሩ የሆነ ምግብ ወይ አዲያ እጅ በጣም እጥራለሁና በደንብ እሞክራለሁ ማለት ነው። እና ያንን ሳደርግ ነው ደስ የሚለኝ ሁኔታ ነውና። ጥሩ የሆነ ጊዜንም ለማሳለፍ እንደዛው ሁኔታ ሆኛል ብዬ አስባለሁና። ትልቅ የሆነ የ ትልቅ የሆነ የ የማታ ማምሸት ሂደት ወይም ደግሞ ከስራው በኋላ የማደርገው ሂደት የተለያየ ቢሆንም ጉራማይሌ ቢሆንም። ያው አሁን ብዙ እንቅስቃሴዎችን የማደርግበት እንዲሁ ደግሞ አንዳንድ ጊዜ ተለያዩ ትላልቅ አባቶች ጋር ሄጄ የተለያዩ ልምዶችን የማገኝበት ከእነሱ ጋር የመጫወት ባህሪ አለኝ። እና በብዙ መንገድ እንቅስቃሴ የማደርግበት ሂደት አለና። ከዚህም በመቀጠል እንግዲህ ልክ ማታ ወደ ቤቴ ከላውለስኩ በኋላ የማደርግ እንግዲህ ዋናውን ስንመለከት ጥሩ የሆነ መክሰስ ነው። ቀደም ብዬ የምሰራው እና እንደመጣው ማለት ነው። ያው ቀደም ብዬ ስለምገባ አሪፍ የሆነች መክሰስ ፈጠን ብዬ ቀልጠፍ ያለች ፋስት የሆነች ምግብ በሚገባ ሰርቼ እሷን በሚገባ እበላለሁ ማለት ነው። የተወሰነ መንገድ ከዛ በኋላ የማታውን ቀስ ብዬ ሰዓት ሲደርስ እሰራለሁ ወይም ጓደኛዬ ሲመጣ ይሰራል። እና እንግዲህ በዚህ መልክ ነው እንግዲህ የምጀምር የጀመርኩት ወይም ደግሞ እንቅስቃሴ ሳደርግ የነበረው እና ያው ጥሩ የሆነ ጊዜንም በሚገባ ወደፊት አሳልፋለሁ በዬ እስባለሁ። እና ያው አሁን ላይ ይሄ ነው የማንነው ብዙ ጊዜ በኋላ እግረኛ ነው። የምለው ሰው ተሞና እያንዳንዱ ስራ የማይድበት ሂደት እኔ ተርድቻለሁ በግልጽ እገባለሁ። ይሄም ደግሞ የሆነበት መንገድ ትልቁ ምንድነው? በሚገባ ራስን ያለማመን ሂደት ይኖር ይመስለኛል። እኔ እንደ አጠቃላይ እና በዚህ በዚህ አይነት ጉዳይ እንግዲህ ትልቅ የሆነ መተጋገዝ እና መተማመን ይኖራል መኖር አለበት ብዬ አስባለሁ። እና ጥሩ የሆነ ጊዜ ነው ያለህበት ህይወት ነው ማለት ነው። እንግዲህ ከዚህ በመቀጠል ትልቅ ስራ የሚችለውን ደግሞ ላደርግ የሚችለው ከ ስራ እንደመጣ በፍጥነት ቤቴን ወለል አድርጌ ማጽዳት ነው ማለት ነው። ምክንያቱም ቤቴን በስነስርዓት ካጠረኳት በሚገባ ስገባ ደስ ይለኛል። ወዲሀና ወዲህ እንቅስቃሴ አርግቼ ተመልሼ ወደ ቤት ስገባ በጣም የምደሰትበት ሁኔታ ይፈጠራልና ከዚህ ከዚህ ጋር ተያይዞ ትልቅ ነገር የሚፈጠርበት ሂደት አለ ማለት ነው። እንደ አጠቃላይ ስንመለከተው እንግዲህ ጥሩ ጊዜንም ለማሳለፍ እንዲሁ በሚገባ እንዲህ አይነት ነገሮችን ማድረግ የግድ ደስ የሚለኝ ተግባሬ ነውና የቀን ተግባሬ ነው ማለት ነው። እና እንደ አጠቃላይ ስንመለከት እንግዲህ ማታ ብዙ ነገር ከስራው በኋላ ብዙ ነገር የማደርግበት ሂደት አለ። ያው ከብዙ በጥቂቱ ለመጥቀስ ያህል ነው። እና አንዳንድ ስራዎች ደግሞ ጫና ይኖረውባቸው የተለያዩ ነገሮችን አይቼ ትንሽ አንዳንድ ጠጠር ያኔ ንግግር ነገር ሲያደርጉ አንድ ሰው ወይ መጥቼ የተለያዩ መጽሐፎችን እንዲሁም ደግሞ በስልኬ ኢንተርኔት የተለያዩ ነገሮችን እፈልጋለሁ። እና የሆነ ለየት ያለ ነገር ተመልክተው እንደዚህ እንደዚህ የሚሉት ብዬ ያንን ነገር ተመልክቼ ለማየት እሞክራለሁ ማለት ነው። እና እንደ አጠቃላይ ያ እንደ ሞይ ማድረግ ትልቅ በሆነችበት ጊዜ ነውና በሚገባ አሁን ላይ እስቲ የምትችልበት ሂደት አለ። ወይ ደግሞ ሲል አለች አሁን እያለን ብንጠይቅ? በጥሩ ሁኔታ ልትችልም ላትችልም ትችላለች። እና አንዳንድ የስራው ሂደትም ይኖራል እና ይሄን ይመስላል። አጠቃላይ

የድርጅት ዝግጅቶችን ትሳተፋለህ? የሚል ጥያቄ ነው በጣም አሪፍ የሆነ ጥያቄ ነው በሚገባ እሳተፋለሁ ማለት ነው። የተለያዩ ስብሰባዎች ይኖራሉ እንዲሁም ደግሞ የተለያዩ የልምድ ልውውጦች ይኖራሉ። እንዲሁም ደግሞ የተለያዩ ትላልቅ የሆኑ የስራ ሂደቶች ይኖራሉ ውስጥ እና እንግዲህ በጥሩ መንገድ ማየት እንችላለን ማለት ነው። እንግዲህ ድርጅት ሲባል እንግዲህ በጣም ሰፊ ብራንች አለው ነው ማለት ነው። እንዳጠቃላይ ስንመለከተው እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ውጤት የምናገኝበት ድርጊት አይነት ሊሆን ይችላል። እንዲሁ ደግሞ ጥሩ የሆነ ውጤት ለናገኝ እችላለን እና እያንዳንዱን ስራ ሂደት በሚገባ መስራት እንችላለን ማለት ነው። እንደ አጠቃላይ ትልቅ የሆነ ስህተት ቢሰራበትም ያው የተሻለ ነገር እንዲኖር ማድረግ አለብን ማለት ነውና። እንደ አጠቃላይ ትልቅ የሆነ የቤት ውስጥ እንቅስቃሴ እና የተለያዩ የድርጅት እንቅስቃሴዎችን በሚገባ አደርጋለሁ ማለት ነው። እንግዲህ የተለያዩ ስብሰባዎች ይኖራሉ ዝነኛ ስብሰባዎች እንግዲህ በሚገባ የማከናውንበት ሂደት አለ ማለት ነው። ምክንያቱም ስብሰባ እንግዲህ የሚኖርበትም ትልቁ የሆኑ ምክንያቱ ያው በተለያየ ማዕረግ የተሰማሩ ሰዎች ስህተት እንዳይሰሩ ወይም ደግሞ የተሻለ ውጤት እንዲመጣ በሚገባ ስራው እንዴት እየሄደ ነው የሚለውንም በደንብ ለማየት ነውና። እንዲሁም ደግሞ አጠቃላይ የስራውንም ዝርዝር እያንዳንዷን የሚመለከቱበት ሂደት አለ እና ከዚህ ከዚህ ጋር ተያይዞ ነው። እንግዲህ ትልቅ ጥንቃቄ ሊኖረው የሚገባ የስራ ሂደት መደረግ አለበት የሚለውን በተለያየ መድረክ ላይ የምንወያይበት ሂደት አለና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የአሰራር ስልትና ጥበብ አለ ማለት ነው። እና በብዙ መንገድ ትልቅ የሆነ የሙያዊ ልምድ መኖሩጋም ተያይዞ ትልቅ የሆነ የለውጥ ሀሳቦች ልዩነቶችም አንዳንዴ ይፈጥራሉ ማለት ነው። በዚህ በድርጅት ቦታ ላይም ደግሞ በድርጅት ስራ ላይ እና እንግዲህ እነኚህ እነኚህን በሚገባ ህዝቡን ሰብስቦ ደግሞ አባላቱን ሰብስቦ ትልቅ የሆነ መረጃ ማስረጃ ስለዛ ስለ ድርጅት ጥሩነት እና የሚሰራውን ስራ በሚገባ ፊት ለፊት እንዲያዩ እንዲመለከቱና በሚገባ እንደዛ ምናምን የሚደረግ ከሆነ እና ከጊዜ በኋላ ደሞ እያንዳንዱ እንትን አሉ የ የስራ ሁኔታዎች አሉና በጣም ጥሩ የሚባሉ የስራ ግዜዎች አሉ ማለት ነው። እያንዳንዱ የስራ ጊዜ እንግዲህ ጥሩ ነገር የሚያውቁበት ሂደት አለና ወደ የሆነ የ የአሰራር ሂደት ነውና እንግዲህ እንደ አጠቃላይ ትልቅ የሆነ የሚገባው የስራ ሂደት ነው ብዬ አስባለሁ። እንደ አጠቃላይ እና ትልቅ የሆነ የድርጅት እንግዲህ መስራትም ሆነ ድርጅትን ማስተዳደር እንዲህ ቀላል የምንለው ነገር አይደለም። እና በጣም ይሄንን ከግምት ውስጥ አስገብተን መስራት ይኖርብናል ብዬ አስባለሁ። እና እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የእውቀት መገብየት ነው ደግሞ የእውቀት የማነስም ሊሆን ይችላል የእውቀትም የመብዛት አንዳንዴ እኛን ግራ የሚያጋባን ሂደትም አለ ማለት ነው። እና ይህንንም ከዚህ ጋርም ታሳቢ ተደርጎ የሚገባ ሊታሰብ ይገባል ማለት ነው። እንግዲህ የድርጅትን ስናይ ብዙ ሰዎች በጣም በርካታ በሺህ የሚቆጠር ሊሆን ይችላል በመቶም የሚቆጠር ሊሆን ይችላል ሰዎች በሚገባ ይዞ ነው። የሚንቀሳቀሰው እያንዳንዱን የግድ ተጠያቂ ማለት ነው። ወይ ደግሞ ባለሙያው ነው ማለት ነው። ባለሙያው በሚገባ ባለሙያ አይደለም። እያንዳንዱ የእውቀት ደረጃዎችንም ከዚሁ ጋር የምንገመግምበት ሂደት ይኖራል። ምክንያቱም ትላልቅ እውቀት ካለን በሚገባ ይሄን ስራ ሰርተን ወይም ደግሞ እዚህ ድርጅት ውስጥ ትልቅ የሆነ የእውቀት አድማሳችንን የምናሰፋበት ገበያችንን የምንጨምርበት እና አንዲሁም ደግሞ ትልቅ የሆነ የመረዳዳት ባህል አለ። እንደምታዩት እና በሚገባ እንደዚህ አይነት ነገሮችንም በደንብ ማከናወን ይኖርበታል ማለት ነው። ማንኛውም ባለሙያ እንዲሁም ደግሞ የድርጅት ባለሀብት እና እንግዲህ እንደዚህ ማድረግ ከቻልን ጥሩ ነገሮችን መቀየር እንችላለን ማለት ነው። በስተመጨረሻ ላይ ትልቅ ነገር እያየሁ ነው የምገኘው ማለት ነው። ምክንያቱም የድርጅቱ እንግዲህ ዋነኛው መሰረት የሆነው ወይም ደግሞ ምሶሶ የሆነው እንግዲህ ይሄ ሲስተሙ ነው ወይም ደግሞ ከላይ ያለው የሚያዛቸው ነው

የሞባይል ዳታ ትጠቀማለህ የሚለ ጥያቄ ነው አሪፍ ጥያቄ ነው። እንግዲህ የሞባይል ዳታን ስንመለከት እንግዲህ። በተወሰነ ጊዜ ነበር የምጠቀመውና ከጊዜ ሂደት በኋላ ደግሞ ግዴታ ማስተካከል የሚገባኝ ነገር አለ ብዬ ያው ወደ ሙሉ በሙሉ የሲሜ ካርድ ላይ በሚገባ ብቻ ሊታሰር አድርጊቻለሁ አሰሪያለሁ ማለት ነው። የኢንተርኔት ሙሉ አመታዊ ወጪና በሚገባ አሁን ሙሉ በሙሉ እንደዛ ነው የምጠቀመው ማለት ነው። ምንም አይነት ክፍያ ምናምን ሳይሆን ያው ለመጀመሪያ ጊዜ ሲሙ እንዲሰራ ወይም ደግሞ አመታዊ ክፍያውን ብቻ ክፍዬ በቃ በሚገባ መጠቀም ብቻ ነው። አንድ አመት እስከሚሞላው ድረስ እና በዚህ ሂደት ነው ኢንተርኔት ወይም ደግሞ የሞባይል ዳታን አልጠቀምም ማለት ነው። በዚህኛው በዋይፋ በኩል ነው የምጠቀመው ማለት ነው። እንደ አጠቃላይ እና ያው የሞባይል ዳታን አልጠቀምም ማለት ነው። እና እንግዲህ ለሚገባ ለብቻ አንድ ሲም ላይ ኢንተርኔት በሚገባ እንዲታሰርልኝ አድርግቼ ነው በሱ ነው በሚገባ የምጠቀመው ማለት ነው። እና እንግዲህ የኢንተርኔት ጥቅምን እንግዲህ ስንመለከት ከይሄ እስከ ይሄ የማይባል ነው ማለት ነው። በተለይ ለኔ ማለት ነው ምክንያቱም ከ ከኋላ ጀምሮ ከገና ከመጀመሪያው ጀምሮ አንደኛ ትምህርቶችን በሚገባ ከመምህር በላይ የሚያስተምሩ መምህራኖችም እንዲሁ የሚኖሩበት ሁኔታ አለና እነሱ እነሱን የሚከታተልበትና ትልቅ እውቀት የማገኝበት ከዛም አልፌ እንግዲህ እያልኩ እያልኩ ወደ ራሴም ስመለስ በጣም ብዙ ነገሮችን ለምሳሌ የመምህሩን ለማሳደግ እንዲሁ ደግሞ የአስተሳሰብ ሂደትን ለማወቅ እያንዳንዱን ነገር በደንብ በደንብ ከብዙ ሰዎች ተምሬያለሁ ወይም ደግሞ ከብዙ ሰዎች መፍትሄ አግኝቻለሁና በጣም ደስ ደስ የሚለኝ ነገር ነው ማለት ነው። እንደ አጠቃላይ ትልቅ የሆነ የ የሂሳባዊ ስሌት ሂደት ነው ማለት ይቻላል። እና እንግዲህ የኢንተርኔት ዳታ ምክንያቱም የትኛው ያዋጣኛል የትኛው አያዋጣኝም የሚለውን መመልከት ነው ማለት ነው። እና በሚገባ ምቹ የሚሆን ድል ነው ወይም ደግሞ ትልቅ የሆነ የኢንተርኔት ሁኔታን የሚያሳካልንን በሚገባ ከልባችን ሆነን መስራት ወይም ደግሞ ከልባችን ሆነን ኢንተርኔቱን በደንብ መጠቀም ይኖርብናል። ብዬ አስባለሁ እንዲሁም ደግሞ ትልቅ የሆነ የአስተሳሰብ ለውጥንም ለማምጣት ከፈለግን በሚገባው የተለያየው ቪዲዮዎችን እያየን በሚገባ ትምህርት ልንወስድ እንችላለን ማለት ነውና። ጥልቅ የሆነ የለውጥ መድረክ እናወጣበት የምንችልበት በራሳችን እጅ ስልክ አለና ያንን በደንብ መጠቀም ብቻ ነው የሚጠበቅብን ማለት ነው። እንግዲህ እያንዳንዷን ሁኔታ እንግዲ በልዩ ሁኔታ መጠቀም አለብን ማለት ነው። የምንጠቀምበትም መንገድ ትልቅ በሆነ ሁኔታ ነው ማለት ነው። ምክንያቱም ኢንተርኔት እንግዲህ ስናይ ከየትኛውም የአለም ሀገራት ካሉ ሰዎቸ ጋር የሚያገናኘን እንዲሁ ደግሞ የትኛውም አለም ሀገራት ላይ የሚፈጠሩ ችግሮችን እንዲሁ ደግሞ የተለያዩ የቴክኖሎጂ ዘመናዊነቶችን የምናይበትና የምንረዳበት እንዲህም ደግሞ ብዙ ነገሮችን የምናይበት ሂደት ነው የተለያዩ ትምህርቶችን እንማራለን። የተለያዩ ገንዘቦችን በጣም በጣም በጣም በብዙ ሁኔታ መስራት የሚችልበት ሂደትም ተመመቻችቷል ወይም ደግሞ ጥሩ ሁኔታዎች ላይ እንገኛለን። እና እንግዲህ በስልካችንም ሆነ በኢንተርኔት ምንም የማንሰራው ነገር የለም ማለት ይቻላል። በአጭሩና የኢንተርኔት ግቢ አሪፍ የሆነ ወይን ደግሞ አሪፍ የሆነ የውጤት እንዲያመጣ አርግተን በሚገባ መመልከት እንችላለን። እና እንግዲህ ትልቅ የሆነ የኢንተርኔት ምርጫ ጥሩ በሚባል ሁኔታ ያው አሁን ላይ ያን ያህል አርቢንክ አለ ራሱ እኔ ይሆናል እና እዛው ጋር ይደረግና ጥሩ በሆነ ሁኔታ መመልከት እንችላለን። የኢንተርኔቱን ጉዳይና ትልቅ የሆነ የአስተሳሰብ ለውጥ የምናመጣበት እንዲሁም ደግሞ የአእምሮ ብስለት የምናመጣበት ነው ብዬ አስባለሁ። እንግዲህ እንደየአጠቃማችን ቢለያይም ያው በተለይ ኢንተርኔት ስንጠቀም አሁን ዝም ብሎ መጠቀም መጠቀም መጠቀም ብቻ ሳይሆን የባጤ ቋጡን ማየትም ብቻ ሳይሆን በጣም በጣም ከጊዜ ጋር ተመልክቶ እያንዳንዱን ነገር የምንጠቀማትን ነገር በደንብ ማየት ይኖርብናል ብዬ አስባለሁ። በደንብ መረዳት ምንድነው? የምጠቀመው ወዴት እየሄድኩ ነው የሚለውን ይሄንንም በደንብ ማየት ይኖርብናል ማለት ነው። እንደ አጠቃላይ እንግዲህ ኢንተርኔት አጠቃቀም ሂደቴ ይሄን ይመስላል ማለት ነው። በተወሰነ መንገድ ገልጬዋለሁ

ስንት ኢሜል ትልካለህ የሚል ጥያቄ ነው? እንግዲህ የተለያዩ ለተለያዩ ሰዎች የተያየ ኢሜል የምልክበት። ሁኔታ አለና እንግዲህ ያው የምልክበት እንግዲህ ያው በሚገባ ነው የምጠቀመው ያው ብዙም ጊዜ በአንድ ኢሜል ነው የምጠቀመው። የተለያየ ኢሜል ያው ክሬት ማድረግ ቢችልም ወይም ደግሞ እንትን ማለት ቢችልም በሚገባ የምትጠቀመው ግን ለጊዜው በአንድ ኢሜል ነውና እንግዲህ ይሄንን የማደርገው በተለያየ የስራ ሁኔታ። የተለያዩ ነገሮችን ለመጠያየቅ ምን ደግሞ የተለያዩ ነገሮችን ለማወቅ እና ለመረዳት ነው። በብዙ መንገድ በኢሜል የተለያዩ ነገሮች መልእክቶችን የምልከው እና እና እንግዲህ። ስንት ኢሚል ትልክ አለህ የሚለው እንግዲህ ያን ያህል በቁጥር በርካታ ባይሆንም በተወሰነ መንገድ ግን በጣም በጣም ትልቅ ትልቅ የሚባለው ባለሙያዎች ጋር ነው። የምናወራውና ትልቅ የሆነ ትምህርት የምንቅ ሰጣጥ አጥበት ሂደት እንደመሆኑ መጠን ትልቅ የሆነ የአስተሳሰብ ለውጥ የምናገመጣበትን መንገድ በልዩ ሁኔታ። ተሳስበና ተመካክረን የምንሰራበት ሂደት አለና እንደ አጠቃላይ ጥሩ የሆነ የስራ ግንኙነትን በሚገባ የምና ያደርግበት ሂደት አለና ከዚህ ጋር ተያይዞ ትልቅ የሆነ አስተሳሰብ ለውጥ ማምጣት የምንችልበትን አማራጭ በተለያዩ ነገሮች። መጠየቅና ማወቅ የሚኖርብን አንዲሁም ደግሞ የተለያዩ ስራዎች ላይም የሚገባ የተለያዩ ሌሎችም የሚገባ የምልክበት ሂደት አለና በስራ አማካኝነት ማለት ነው። የተለያዩ ንግግሮችን የምነጋገርበት ሂደት አለና በስራ በኩል እንዲሁ ደግሞ ጥሩ የሚባል የእንቅስቃሴ ሂደት የማደርግበት ሁኔታ አለና። ትልቅ የሆነ የስራ መስክ ላይ የተሰማራ ሰው በጣም አሁን ላይ በጣም የተሻለ ነገር የመስራት አቅሙ በጣም ትልቅ ነው። ያለው እና ከዚህ ጋር ተያይዞ እንግዲህ በተለያዩ በኢሚል ኢሚል አርሱኝ የተለያዩ ስለሚያወሩ ነው ያልኩበት ምክንያት እናጥሮ የሆነ የአሰራር ሂደት ካለ የተለያዩ መረጃዎች። በሚገባ ቶሎ ቶሎ እየተላከ ምርቱንም መሸጥ ሊሆን ይችላል። ወይም ደግሞ የአገልግሎቱን መስጠት ሊሆን ይችላል። ወይም ደግሞ በጣም ብዙ የምንላቸውን ሂደቶች በጣም ለሰዎች ተጠቃሚ የሚባሉ ነገሮችን ጉልህ በሆነ መንገድ የምናይበት ሂደት ነው። ብዬ አስባለሁና ትልቁ ደግሞ እንግዲህ ሰው ሲባል በሚገባ ማወቅ ያለበት ነገር አለ። እና ይሄንን እንግዲህ ምንድነው ምንድነው? ገና አሳግቶ ቀራጊፎ ወይና ወዲህ ውጪ ባደረገው ነው። እና ይሄንን ደግሞ በጣም ጥንቃቄ ማረግ ይኖርብናል ብዬ አስባለሁ። ምክንያቱም የውስጡ የተለያዩ ለምሳሌ የባሱ የውስጡ እና ከዛ ነው ይቺ ለሁሉም ነገር የማይመች የማይመች ሲሆን በጣም ችግር ይሆንብናል። እንደው በሚገባ የት ወሰነ መንገድ? ደግሞ የተሻለ የስራ ሂደትን በሚገባ ከተመለከትን በኋላ እንዲሁም ጥሩ የሆነ የተለያዩ የአስተሳሰብ ልዩነቶች ቢፈጠሩም በሚገባ ወደተሻለ መንገድ። ትልቅ አለ ብዬ እስካሁን በኔምነትና ትልቅ ትልቅ የሆነ የአስተሳሰብ ለውጥ ይኖራል ማለት ነው። እና ከዚህ ከዚህ ጋር ተያይዞ እንዲህ ትልቅ የሆነ ውጤት የሚታይበት ወይም ደግሞ ትልቅ የሆነ እያሳሰብን ለውጥ የሚታይበት ሂደት ይኖራል። እና እና አጠቃላይ እንግዲህ ይሄን መመልከት እንችላለን ብዬ አስባለሁ። እና ትልቁ ደግሞ እናደርገው የሚገባው ብዬ የማስበው ትልቅ የሆነ የአመለካከት ለውጥ ማምጣት ነው። እንግዲህ የተለያዩ ለምሳሌ አሁን በኢሜል የምንላላከውን ነገር ጥሩ ሁኔታ ጽፈን አሪፍ የሆነ ያጻጻፍ ሂደት መጻፍ አለበት ምክንያቱም ሰዎችን ሊስብልን እንዲችል ማድረግ አለብን ማለት ነውና። የምንጽፎን ኢሜል በደንብ መጠንቀቅ አለበት ዝም ብለን ተራ ዝምብሎ ነገር ከመልቀቅ ይልቅ የበጣም ተጨንቀንበት በተጠበንበት አሪፍ ነገር የመጻፍ ሂደታችን በጣም ጥሩ መሆን አለበት ማለት ነው። እንደ አጠቃላይ እና ትልቅ የሆነ የ የጥሩ የሆነ የአመለካከት ወይም ደግሞ የስሜት ብስለትም ሲኖረን እንግዲህ ለተለያዩ የኢሜል ምን ላላካቸው ነገሮች በደንብ በጥንቃቄ አርግተን እንልካለን ሰውን አናስቀይምም ማለት ነው። እንዲሁም ደግሞ ስራችንን በደንብ የምናቀላጥፍበት ሂደት ይኖራል ብዬ አስባለሁ። እና ይሄን ይመስላል እንግዲህ እንደ አጠቃላይ ስለ ኢሜል ስንመለከት ይሄ ነው

ስነ ጥበብ ትወዳለህ የሚል ጥያቄ ነው? እንግዲህ ስነ ጥበብን በሚገባ እወዳለሁ ማለት ነው። እንግዲህ ስነ ጥበብ ስንመለከት እንግዲህ እያንዳንዱ ሰዎች የተለያየ የተሰጥኦ የተሰጣቸው ከተፈጥሮ የተሰጣቸው ተሰጥኦ አለና። አንዱ ለምሳሌ የተለያዩ የእንጨት ቀረጻ ላይ በጣም ልዩ ስጦታ ይኖረዋል አንዱ ደግሞ ስዕል ላይ በሚገባ ሰአሊ ነው። እንዲሁ ደግሞ አንዱ በጣም ሽማን ሽማኔ ስራ ላይ በጣም ሽመናውን በጣም በጣም በልዩ ሁኔታ የሚሰራበት ሂደት አለ። አንዱ ደግሞ እንዲሁ የተለያዩ ለምሳሌ የሙያ ሂደቶች ጥበቦችን ይዘው ለምሳሌ የተለያዩ ህንፃዎችን የሚሰሩ ሰዎች ይኖራሉ። እንዲሁ ደግሞ ከዚህጋ ተያይዘው ትላልቅ የስራ ሂደቶች ላይ ለምሳሌ የተለያዩ የተለያዩ የሞያ ጥበቦችን ይዘው የሚንቀሳቀሱ ትላልቅ የሆኑ የምሳሌ በአትሌቲክስ ሙያ ላይ ብንመለከት ጎበዝ ጎበዝ አትሌቲኮች አሉ። ትልቅ የሆነ ጥበብ ያላቸው። እንዲሁ ደግሞ በተለያየ ቦታ የተጫዋቾችንም ጥበብ መመልከት እንችላለን እና እንዲሁ ደግሞ በጣም ብዙ ቦታ ጥበብ እንዳለ እንረዳለን ማለት ነው። ምክንያቱም ከሰዎች የሚመነጭ ነገር እንደመሆኑ መጠን እና በህዝባችን ውስጥ በጣም በካታ ማህበረሰብ ስላለ ከዚህ ጋር ተያይዞ ትልቅ የሆነ የ የአመለካከት ለውጥ እና የጥበብ ለውጥ የታየበት ባለበት ሁኔታ ላይ ነው። አሁን የምንገኘው እና ትልቁ ደግሞ የ ለውጥ ሂደታችን። እንግዲህ ከስነ ጥበብ ጋር ተያይዞ በጣም ትልቅ የሆነ ቁርኝት መኖር አለበት ማለት ነው። ምክንያቱም እንግዲህ ጥበብ ያላቸውን ሰዎች በሚገባ ማድነቅ እና በሚገባ ማበራታት ትልቅ የሆነ ጥቅም አለው ማለት ነው። እንደ አጠቃላይ ምክንያቱም እንደዛ ያለበት ምክንያት ምንድነው? እያንዳንዱን የምንሰራውን ስራ በደንብ ተረድተን እና አውቀን የምንሰራበት ሂደት ስላለ እንግዲህ በጥበብም በኩል ልዩ የሆነ የጥበብ ሙያን ወይም ደግሞ የተለያዩ የልብሶች አሰራርንም ሆነ ሊሆን ይችላል እንዲሁ ደግሞ የስፌት ሂደቶችንም ሊሆን ይችላል። እና በጣም ልዩ ልዩ የሆኑ የሙያ ክህሎቶች ይኖራሉ። እና እንዲሁም ደግሞ የተለያየ የተለያየ እቃዎች መገጣጠም የሙያ ክህሎት ያለው ሰው አለን ይኖራል። እና እንዲሁም ደግሞ በብዙ መንገድ የምናየው የተለያየ የኤሌክትሪክ ሀይልን የሚገጣጥሙ ባለሙያዎች አሉና እያንዳንዱ ስራ ላይ ባለሙያ በጣም ጥበበኛ ሰዎች እንመለከታለን ማለት ነው። እና በልዩ ሁኔታ መመልከት እንችላለን ማለት ነው። ብዬ እያንዳንዱን የዚህ አይነት ሂደቶች ላይ ማለት ነው። እና እንግዲህ እንደ ማጠቃለል ያህል ስንመለከት እንግዲህ ጥበብ የተፈጥሮ አንዱ ስጦታ ነው እና ሰዎች በሚገባ ሲሰጣቸው በሚገባ የሚጠቀሙበት ሂደት መሆን አለበት። ብዬ አስባለሁ። ጥበብን እና ከዚህ ከዚህ ጋር ተያይቶ ትልቅ የሆነ ጉልህ ሚናን የሚጫወት የጥበብ ሂደት መኖር አለበት ማለት ነው። እንደ አጠቃላይ እንግዲህ ስለ ጥበብ ስናይ በሚገባ ጥሩ ጎኖችንም መጥፎ ጎኖችንም አንዳንዴ ልናይ እንችላለን። እና እንግዲህ ከጥበብ የተነሳ በጣም አንዳንዴ ከባድ የሆነ የጥበብ ሂደት ይኖርና ከእኔ ውጪ አዋቂ ከእኔ ውጪ ጎበዝ ከእኔ ውጪ ታታሪ ከእኔ ውጪ በቃ የሆነ አምባገነንነት ስሜት የሚሰማው ሰው ይኖራል እና በዚህ በዚህ ምክንያት ልዩ የሆነ የመውደቅ ባህሪ ይኖረዋል ማለት ነው። ምክንያቱም አንዴ ይዘዋችን የሚደብር ነገር ከሰዎች ካየ በቃ በቀላሉ ሊያወርደው ይችላሉና ከዛ የምያ ላይ ወይም ደግሞ ከዛ የክብር ደረጃ ላይ እና ይሄ ደግሞ ምንም ጥያቄ የለውም። ትክክለኛ ነገር ነው ብዬ ነው የማስበው። ምክንያቱም አንዳንዴ ሰዎች ቢሳሳቱም እኮ ከስተታቸው እንደዚህ እንደዚህ እንደዚህ ተማር ሲባል በሚገባ ይማራሉና። እንደዚህ ደግሞ አንድ አምባገነንነት ስሜት የሚሰማቸው ምክንያቱም መጀመሪያ ለምን መጡ? ጥያቄ ከሌላቸው ማለት ነው። ጥያቄ ካለ በሚገባ ጠይቀው የተለያዩ የእውቀት አድማሶችን ይዘው ይሄዳሉ ማለት ነው። ወይም ደግሞ የጥበብ ሂደቶችን በሚገባ ተመልክተው ወይም ደግሞ የፈለጉትን ነገር ሂድ ወይም የሄዱበት ነገር አለ። እንዲሁ ደሞ ትልቅ የሆነ የ እርሻ ምርምርንም በሚገባ የሚመልከቱ ጠበበኞች ይኖራሉ። እና እንዲሁ ደግሞ በተለያየ መንገድ ውሃን በሚገባ ቆፍሮ የሚያወጡም ሰዎች ይኖራሉ። እና ትብቅ ጥበብ የተሰጣቸው ሰዎች እና እና አጠቃላይ እንግዲህ ይሄን ይመስላል ማለት ነው። እንግዲህ የስነ ጥበብ ትወናን ወይም ደግሞ የስነ ጥበብን ትወዳለህ የሚለው ጥያቄ በጣም አሪፍ ጥያቄ ነውና። ይሄን ይመስላል በአጠቃላይ